እኔ ቡና እመርጣለሁ ያው ቡና በጣም አንዳንደየ ያነቃቃል ይባላል። እና ቡና በጣም ወሳኝ ነው የቡና በጣም ነው የማዘወትረው እጣጣለሁ። ቡና ቡና ጠጣለሁ ቡና ነው የምጠጣው። አንዳንዴ ያው ለእንትን ያነቃቃል ምናምን ስለሚባል ቡና ወሳኝ ነው ብዬ ነው የማስበው

ጥላ ነገር በጣም አውርቅ ነው። ፀሀይ ትንሽ ለእንትን ከበድ ይላል ጥላ ነገር በጣም ነው ደስሚል። ጥላ ነገር ያው ለማንበብም ጥላ ነው የሚመከረው። ስታነብ ጥላ ላይ የሆነ ነገር ነው ሳሃይ ላይ ጥልቅ የሚዞረቀቀ አይኑን ስለሚናጥራ ነው የሚመቸኝ የለኝ።

በስራ ላይ አንዳንዴ ስትሰራ ትንሽ ያው ከስተመርም ሊበሳጭብህ ይችላል። እየሰራህ አዎ አጋጣሚ ያሰብከው ትንሽን ያሰበውን ያው ባልገባቸው ነገር ትንሽ እንትን ሊልህ ስለሚችል። ያው ብዙ ውጣ ውረድ አለው። ብቻ በስራ ላይ ያው ትንሽ ቻሌንጅ አለው።

እኔ በስራ ስራ እንደገባሁ። ሙዚቃ ከፍቼ ማዳመጥ ደስ ይለኛል ያው ስራ ላይ ሙዝቃዎች ማዳመጥ ደስ ይለኛል። እና በጣም ያው ለስለስ ያሉ ሙዚቃዎች። ደስ ይለኛል። እና ስራ ላይ ሙዚቃ አለ እኔ

አዎ ዋጋ ያው ኢትዮጵያ መከራከር ታውቃለች ምክንያቱም ያው ችግሩ አንፃር እንጂ አንደተራ ነጋዴ እንደ እንትን ስትል አልሰራም ተደራድሬ ነው። እንትን ነው የምገዛው ብዙ እቃ ስገዛ። እንደዛ

አዎ እሳት ለማንደድ አፌን ነው የምጠቀመው እፍ ብዬ ነው የማናደውና። እና እንግዲህ ሌላ ምንም ማንደጃ እና የሆነ ቀርቃሃ ሻምፖ ክፍት አለ እንደዛ ጎሽ ነገር ክፍት አለ በሱ አንዳንዴ እጠቀማለሁ ነው። እና በዚህ ጊዜ በአፌ ነው የምጠቀመው እሳት ለማንደድ የምጠቀመው በአፌ ነው።

በእጅ መጽሐፍ ደስ ይለኛል በጣም ነው የምወደው። በእጅ በጣም ነው የምወደው። በጣም ደስ ነው የሚለው። በጅ መጻፍ። እኔ እንደኔ በእጃቸው እየጻፉ እንተን ቢሉ ቢለማመዱ

አዎ ቅዳሜና እሁድ። ያው እኔ ብዙ ጊዜ ቤተክርስትያን እሄዳለሁ። ከቤተክርስቲያን ምላሽ ቤተሰብ ጋር እጫወታለሁ። አዎ ጋር እጫወታለሁ ቤተክርስቲያን ተምላሽ ቤተሰቦቼ ጋር አወራለሁ እጫወታለሁ። እና ቤተሰቦቼ ጋር ቤተሰብ ጋር ዘመድጋም እማዋራው። ቤተሰብ ዘመድጋም እዛ ሰው ጋር የምንዘነቅበት ነው። ቅለሜና ወዲያ ሰው ጋር የምትዘነቅበት እረፍት ሰዓት ስለሆነ ሻይ ቡና እያልክ

አዎ ማር በጣም እምወደው ማር በጣም ብዙ ነገር ጠቃሚ ጠቃሚ ነው። እናት አለው ለመዳኒት ለመ ለ ሰው ልጅ። እንትን ነው ወሳኝ ነው። ማረፍ ብቻ ብዙ ነገር ነው የጠቃሚ ነው።

አዎ ብስክሌት በጣም ምጋልበው ብስክሌት በጣም ነው የምወደው። ደስ ይለኛል ያው ብስክሌት መጋለብ ደስ ይለኛል ያው አንዳንዴ አንዳንዴ ትራንስፖርት ቦታ ላይ ክላውድ ሲሆን ትራፍክ ስጨናነቅ ብዙ ብስክሌት ነው እኔ እንትን የምለው ብዙ ግዜ በ ብስክሌትም ብሄድ ደስ ይለኛል። ብስክሌት ብጋልብ ደስ ይለኛል።

እኔ ያው ስራዬን በጣም ነው ምወደው በጣም ነው እማከብረው ስራዬን ስራዬን በጣም ነው ምወደው። ምክንያቱም ስራ ስትሰራ ሰዎች ጋር ትተዋውቃለህ። ገንዘብ ታገኛለህ። ብዙ ሰዎች ታገኝ ትተዋወቃለህ። እና ስራ በጣም በጣም ነው ምወደው ስራዬን

አዎ እኔ ገመድ የምጠቀመው አንደኛ አዝመራ ዘር ዘር ዘር ተዘርቶ ህልም ተዘርቶ አጭዱ ማሰሪያ ምናምን እንጠቀምበታለን ቅጠሎች ማሰሪያ ምናምን እንደ እህሉም መከወኛ። ከታጨደ በኋላ ምን ከሆንንበት ሁለተኛ ከብቶች ምናምን የምናስርበት

አዎ ቡና አውቃለሁ ቡና መፍጨት ቡና ወቅጣለው መፍጨት ሳይሆን ሞገጥ ነው ቡና ሞገጥ አለው ባህላዊ ሙቀጫ አለ ተዘጋጅቶ በዛ ሙቀጫ እወግጣለሁ። ይወገጣል ቡና ይወገጣል እና። በጣም አሪፍ አነቃቂ

አይ እንደ ብሼ አላቅም አላቀውም ስለማላቀው። ምን? አልገባኝም። ያው ምክንያቱም የገበሬ ልጅ ነኝ እና ብዙ ምን አላቀውም ከተማ ወጣ ያለ ምናምን አይደለሁም። ያለሁበት ቦታ ይወስናል ይወስናል ስለማላውቀው

አዎ ያው ልብሶቼን በትርፍ ሰዓቴ ልብስ እንትን እላለሁ። አስቀምጭ ምናምን ያው ስራ ቱታ ስላለ ልብሶችን አዎ እንደዚህ እረፍት ስትሆን ስራ ስትሰራ ምናምን ለብቻ ልብሶች ይለያያሉ። ስራ መስሪያ እና ይሄ

በአብዛኛው እኛ ወደ ገበያ የምንሄድበት ቀን ቅዳሜ ቀን ነው። ገበያ ያለው ሁሌም ገበያ የሚቋቋም ገበሬውም፣ በግም፣ ከፍትም፣ እህልም፣ ሚሼ ሚገ የሚገበያየው በአብዛኛው ቅዳሜ ቀን ነው። በእኛ ቅዳሜ ቀን፣ ሁሌ የሚገበያ ሁሉም ሰው የሚገናኝበት ገበያ ቀን ነው፣ እና ቅዳሜ ቀን ነው እኛ የምንገናኝበት ሁሌ።

በየ ሶስት ወር ያው ስብሰባ እንሰበሰባለን። በየሶስት ወር ስብሰባ እንሰበሰብ እና ያለውን በስራውን ሁኔታ ምናምን ብዬ ስብሰባን እንትን እንላለን እንገማገማለን የስራው ሁኔታ። በየሶስት ወሩ ያለው ነገር ዲስከስ እናደርጋለን

ያው ስራ ቦታ በጣም ጥሩ በጣም ጥሩ ነው። ደስ ይላል ያው ስራ በመተሳሰብ ነው የሚሰራው። እከሌ ስራ የእከሌ ስራ የለም ለማ መረዳት የቲም ወርክ ነው የኛ ስራ እዚህ የምንሰራው ቲም ወርክ ነው የምንሰራው። ምክንያቱም በአንድ ነው በቃ የእከሌ ስራ ነው የእከሌ ስራ ነው ሳንል ተደጋ

አዎ፤ እኔ በመስኮት ጎን መቀመጥ ደስ ይለኛል። አንደኛ፣ ያው ወልድ ነገር የፀሀይ ብርሃን እያየሁ፣ ሁለተኛ አየር እየተቀበልክ፣ እና መስኮት ላይ መቀመጥ ደስ ይለኛል፤ በጣም ነው ምወድ። እና መስኮት ላይ በጣም ብዙ ነገር ታያለህ። ደስይለኛል ብቻ ያው አይን ንጹህ አየር እየተቀበልኩ ምናምን ደስይላል ብቻ

አዎ ደንበኛዎች ጋ እገናኛለሁ ብዙ ጊዜ እገናኛለሁ። ያው አንዳንዴ አልፉ አልፉ እንደዚህ ምናምን እነሱ ሲመጡ እንገናኛለን። ያው ብድስት ደውለውልኝ ምናምን ይመጣሉ። እንደዚህ አንዳንድ ነበኞች ይመጣሉ። ብዙ ጊዜ ስራ ቦታ ድረስ ምናምን ይመጣሉ።

ያው ቤተሰብ የሚሰበሰበው ምን ያህል ጊዜ ያው በአመት አንዴ በአመት አንዴ ያው እንደዚህ በዓል ክብረ በዓል ምናምን በአመት ይሰበስባሉ። እና በበኣል በበዓል ጊዜ እንደዚህ ገና እንደዚህ ምናምን በአላታም እንደዚህ ቤተሰቦች ተገናኝተን አንዳንድ ጨዋታ

እኔ ሙዚቃ አልወድም ግን በብዙኛው በቃ እዚህ ጋር የምወደው ስለ ሀገር የሚዘፍኑ ሙዚቃዎች በጣም በጣም። ምክንያቱም አንዳንድ አባባሎች የምበላ ሰው ዘመድ ቢሞት በሀገር ይለቀሳህ ሀገር የሞተ እንደሆነ ወዴት ይደረሳል? የሚባል በጣም ነገር በጣም ስራ ጋር የሚዘፍኑት ዘፈኖች ደስ ይለኛል። ብቻ እንደኔ

አዎ ያው ሞባይል ዳታ ሁሌ ይጠቀማል ያው ኔትወርኩ ኮኔክሽን ትንሽ ስለሚያስቸግረን ነው እንጂ ሞባይል ዳታ ነው የምጠቀመው የለሁበት ቦታ። ያው ወደ ገጠራማም ስለሆነ እንትን ያው ዋይፋይ ብዙም የለም። ሞባይል ዳታ ነው ሁልየ ምጠቀመው። ሞባይል ዳታ ነው ሁልየ ምንጠቀመው እና ያው እንግዲህ አንድ ቀን

ያው የአካባቢው ገበያ አሪፍ ነው። ግን ኑሮ በጣም ገበያው በጣም ተወዷል። ምንም በቃ ሊይዝ አልተቻለም። ምን እንደው። በጣም ገበያው በጣም ናሯል በጣም በጣም ገበያው አሪፍ ነው። ያው እዚህ እብዛኛው ገበያ

አዎ ነገሮችን በስረአት ታስቀምጣለህ? አዎ አስቀምጣለሁ እሱም የግድ ነው። እዛ አንዳንዴ ያው ሰው በደንብ ነው የማስቀምጠው። በተለይ የሚያ ነገሮችን አዎ

ያው ቤቴን በቀን ሁለት ጊዜ አጸዳለሁ ጠዋት እሸካክፋለሁ አጸዳለሁ። ያው ቁርስ የተሰራበት እንዲሁም ስለሚል ከምሳ ሰዓት አጸዳለሁ ማለት ነው። በቀን ሁለት ጊዜ አጸዳለሁ። አጸዳለሁ እና በቀን ሁለት ጊዜ ነው ጠዋት እና ማታ

ያው ይርቃል የተወሰነ አንድ የተወሰነ ኪሎሜትር ይርቃል የው አስር ሃያ ኪሎሜትር አንድ ሰዓት የሁለት ሰዓት መንገድ ነው በእግር በእግር ነው። በትራንስፖርት የሰለሳ ደቂቃ መንገድ ነው። እና ስራ ቦታ ነው ሁለ የምናሰልው ሰአቱን።

ይሄ ያው ወቅቱ ደስ ሚለኝ መስከረም አዲስ አመት በኛ በአዲስ አመት መስከረም ላይ በቃ ደስ ይላል በቃ። አበባዎቹ ሁሉም ናው በቃ። ውጭ ራውጭ ሁሉም ነው ለምለም ነው በቃ ሳሩ ምናምን ነው። ሁሉም በቃ ደስ ይለኛል መስከረም ላይ በል መስከረም ወቅት ላይ ደስ ይለኛል። እኔ

ያው እኛ ሰርግ በሀገራችን ሰርግን እንዴት እንትን እንደሚል ያው ቤተሰብ ዘመድ ይጠራል። የባልየው የባልየው ወገን ከሆነ የባልየው ሙሽ ዳሱ ዳስ ለሴቷ ብቻ ዳስ ይሰራል። የወንድየውም ሀገሩ ዳስ ይሰራል። ከዛ ዘመዳ ዘመዱ ይጠራሉ በሉ

አዘጋጃለሁ በስራዬ ፊልድ ያው ፊልዱ እ ስራብን ጥገና ስራ። አዘጋጃለሁት ብዙ ዶክመንቶች ብዙ እንትኖች ዶክመንቶች ምናምን አሉ። አዘጋጃለሁ የሚገዙትንም። አሁን ሁሉን ነገር እንትን እላለሁ። ስታንድ በይ አድርጌ አስቀምጠዋለሁ

አለቃዬ ጋ ስ ተከው አክብሬው ያው አንዳንድ የሚጠገኑ ስራ በላይ በመናጀር ሲመጣ ያው ይነግረኛል እጠግናለሁ። እና ያው አሪፍ ነው። አክብሬው ነው አክብሬው ይሄን ያህልም

አዎ እንጨት ብዙ ጊዜ ምግብ እምናበስለው በእንጨት ነውና ምክንያቱም ያው ያው አካባቢውም ያው በእንጨት ነው እምናበስለው በቃ ሁሌም በእንጨት ነው የምናበስለው። አብዛኛውን እና በእንጨት ነው የምንጠቀመው። ታስረው

ቅማማ ቅመም የበዛበት ነገር ብዙም ደስ አይለኝም እኔ። አላወድምና እና ብዙም አልጠቀምም የበዛበት ምግብ እኔ አልጠቀምም አልወድም እኔ ቅመም የበዛበት ምግብ አልወድም

አይ ሲደክመኝ አዎ በስራ ጊዜ ሲደክመኝ አርፋለው። ከደክመኝ አሁን አርፋለሁ። እንጂ በስራ ጊዜ አላርፍም ብዙ ጊዜ። ያው እረፍት ሰዓት አለ ማታ። ስራ ስጨርስ። እና እሁድ ቅዳሜ ደግሞ አርፋለሁ። የእረፍት ሰዓት አሁን እሁድ ቅዳሜ ነው።

ስልኬ ባትሪ ቶሎ ነው የሚያልቀው ያው ብዙም አይቆይም የተወሰነ ነው ብዙም ለስልክ ነው። አንድ ቀን ይቆያል በስልክ እንደዚህ ሶሻል ሚዲያ ምናምን ተጠቀምኩበት ነው። ቶሎ የሚያልቅ ያው ስልኬ ባትሪ ብዙም አይቆይም። ቶሎ ያልቃል የተወሰን እንትን ስለሆነ ያው እንትን ብዬ እገዛለሁ።

አዎ የስራ ግምገማ አለ ያው አንዳንዴ የሚጠገኑ እቃዎች ማናጀሩ ጠግኑ ብሎ ግን ያው ሲደክመኝ ሳልጠግናቸው ትቼ ለምን ነው ያልጠገንካቸው ያው እኔ ደክሞኝ ነው የማርፈው ሳርፍና ያው በዛ ላይ ያው ትንሽ አንዳንዴ ግምገማ አለ። ያው አለ ያዝ ደግሞ ይሳራል

ያው እኔ ምወዶ አትክልት ቆስጣ አለ ጥቅል ጎመና አለ። አትክልት አለ። ብዙ ነገር ያለ ትማትም ያው ብቻ ቆስጣ በጣም ነው የምወደው ቆስጣ በጣም ነው የምመቸኝ በጣም በጣም ነው የሚጣፍጥም በጣም ደስ ይለኛል ይመቸኛል ብቻ ለኔ

አይ እኔ አንድ አምስት አመት በላይ ሰርቻለሁ በዚህ ስራ በኤሌክትሪክ ስራ በመምራት ብዙ ጊዜ አምስት አመት በላይ ሰርቻለሁ አምስት አመት ሆኖኛል ከአምስት አመት በላይ ሰርቻለሁ። አሁንም ያው ስራዬን እወደዋለሁ ስራዬን አከብረዋለሁ ነው በአሁንም በፍቅር ነው እየሰራሁኝ ያለሁት።

አዎ ያው ጥቅም ላይም ሆኖ ጥገና ስራ ስለሆነ አጋጣሚ የተበላሹ እቃዎች የተቃጠሉ በቃ የተበላሹትን እየጠገን ጥቅም ላይ እንዲውሉ እንዲያገለግሉ አደርጋለሁ። ብዙ ጊዜ አንዳንድ ቀለል ቀለል ያሉ ማሽኖች እንደዚህ ሲበላሹ። በፊውዝ ምክንያት እንደዚህ አይጥ ገመዶች ይቆራርጥና አንዳንድ እቃዋች ሲጎላቸው። ያው እየጠገንን ጥቅም ላይ እንዲውሉ እናደርጋለን

ካሜራ እኔ እጠቀማለሁ አንዳንዴ ካሜራ እጠቀማለሁ አንዳንዴ ያው ፎቶ ማንሳት እንዚ ቅርሳ ቅርስ ነገሮችን ፎቶ ካሜራ ማንሳት ምናምን ደስ ይለኛል። እጠቀማለሁ አዎ እጠቀማለሁ። እና ደስ ይለኛል ፎቶ ማንሳት ይኔ በጣም ደስ የሚለኝ

እኛ ቺፕስ ነው ብዙ ጊዜ ያው ዝንች እንደዚህ ቺፕስ ምናምን እንደዚህ እያልን መክሰስ ላይ በጣም ይመቹኛል። ቀለል ያለ ሰለሆነ ደስ ይለኛል ያው መክሰስ ላይ እንደዚህ ትንሽ ነገር አሪፍ ናቸው። ብቻ ለኔ ያው ደስ ይለኛል።

አዎ ያው ሸክላ እቃዎች እጠቀማለሁ። ብዙ ጊዜ ድስት፣ ገንቡ በባህላዊ ነው የሚሰሩ እዚህ በገጠር እና ብቻ ያው

ዳቦ ያው በትን ሚጋገር ዳቦ እወዳለሁ በጣም። በውሃ የሚጋገር ዳቦ አለ በንፋሎት ማለት ነው በእንፋሎት የሚጋገር ዳቦ አለ። እና ገጠሩ አንዳንዴ ያው እንትን ላይ በንፋሎት የሚቀቀር ዳቦ እና በጣም እሱ ወጣ ዳቦ በጣም ነው የሚመቸኝ።

ባህለዊ ምግብ እኔ በጣም እወድም ምክንያቱም ያው እንጀራ። እንደዚህ በቃ ዳቦ። እኔ ብቻ ያው እንጀራ በጣም ነው የሚመቸኝ የባህላዊ ምግብ ያው። አይ ላይክ። እኔ ይመቸኛል። ያው። ያው እሱን በልቼ ስላደውክ አሁንም እዛው ስላለው እንጀራ አዎ በጣም።

አንድ ሰዓት ምናምን ነው ያው አንድ ሰዓት ነው እረፍቴ ምሳ ሰዓት። አንድ ሰዓት ነው በአንድ ሰዓት ሰባት ሰዓት ስድስት ሰዓት ሰባት ሰዓት አንዳንዴ ስድስት ሰዓት አንዳንዴ ሰባት ሰዓት ነው። ያው አንዳንድ ሰዓት ነው በቀን

በበጋ ወቅት እኔ፣ መከራ ከተተ በበጋ ወቅት ያው እንደ ውሃ ወንዝ የሚወርደውን ውሃ ጠልፈን ሚንስ ማለት ያው በእንትን መስኖ ትሰ አዘጋጃለህ እና መስኖ አዘጋጅቼ አንዳንዴ ቆስጣ እንደዚህ ነገር ምናምን አዘጋጃለሁ። በበጋ ወቅት፤ ዝናብ ስለሌለ

እኔ በስራ ጊዜ ገደብ አላስተካክለም። ምክንያቱም ዝምብዬ ነው የምሰራው ገደብ ምናምን በዚህ ሰዓት አርፋለሁ፣ በዚህ ሰዓት የለም። ያው ጥገና ስራ ጀምረህ የምት ምት የምትልበትን መድሃ ያው ጠግነህ ወደ ስራ እንዲያገለግል መሆን አለበት ያ እቃ። እና ያው ተጠግኖ ስራ ላይ መዋል አለበት። እና ገደብ እንትን አለንም ያው

በቤቴ ያው አልጋ ያው ወንበር አለ የብርጭቆ ማስቀመጫዎች መደራደሪያዎች አሉ። ብርጭቆ ማስቀመጫዎች እና ወንበር ያው እንግዳ ማረፊያ መጥቶ የሚያርፍበት እንግዳ ሲመጣ ወንበር አለኝ ሌላ እቃ የለኝም። ገና ጎጆ ውጪ ነኝ።

ኧረ እኔ በቤት ውስጥ መሆንን ነው ምመርጠው። ምክንያቱም በቤቱ ውጭ ትንሽ ብርድ አለ። እንደዛ በቻ ያው ቤት ውስጥ ነው የሚመጣው ብርድ ያው አካባቢው አይልቲቲውዱ ትንሽ ከበድ ይላል ቅዝቃዜ ላይ። የኛው ቦታ ያለበት ከዛ አንፃር ያው ቤት ነው እኔ የምመርጠው። ቤት ደስ ይለኛል።

አዎ ጥሩ መምህሮች አሉ። ተመስገን የሚባል አለ። አባተ የሚባል አለ። ኬሚስትሪ መምህር የስፖርት መምህር ደግሞ ሙሉቀን የሚባል አለ። ብቻ ያው ጥሩ ጥሩ መምህራኖች አውቃለሁ

እኔ የምወደው ሬስቶራንት ሎጂ አለ ስሜሎጂ እና በጣም የሚመቸኝ ምክንያት የምትፈልገው ነገር አለ በቃ የለም የሚባል ነገር የለም። ምክንያቱም ሁሉም ነገር አለ በቃ ሁሉም ነገር አዝዤ ሎጂ ላይ ሬስቶራንት በጣም ሁሉ ነገር አለ። በቃ የምትፈልገውን ነገር በቃ ታገኛለህ። በጣም ያው ሪስቶራንት ደስ

ያው በአካባቢው ድልድይ የለም። ገና ነው ድልድይ የለም የተወሰነ ነው አንድነት። ትንሽ ክረምት ላይ ትንሽ ያው ያስቸግራል ድልድይ ስለሌለ ለመሻገሪያ ያው ትንሽ ትሰቃያለህ። ያው ህብረተሰቡም ድልድይ የለም።

አረንጓዴ ደስ ይለኛል። አረንጓዴ ሰማያዊ ቀለም ደስ ይለኛል ብቻ። ደስ ይለኛል እነዚህ ቀለሞች ደስ ይሉኛል። አረንጓዴ በተለይ በቃ አረንጓዴ እንዲ በመስከረም ወር ምናምን እንደዚ በቃ ፀህይ ወቶ። ሁሉ ነገር በቃ ለምልሞ በቃ አረንጓዴ ነገር ደስ ሲለኝ አቤት

እኔ ጠዋት እንደተነሳሁ እታጠባለሁ ከዛ ልብሴን ለብሼ ቁርስ አዘጋጃለሁ። ቁርስ አዘጋጅ ተዘጋጅቼ በልቼ ቁርሴን በልቼ ወደ ስራ እወጣለሁ። እና በቃ እዛ በኋላ ያለውን ሰዓት በስራ ነው ማሳልፈው።

እኔ ያው ኬክ በጣም የምወደው በጣም በጣም ኬክ ያው እወዳለው። ይመቸኛል። ደስ ይለኛል። ጣፋጭ ምግብ ላይ። ላይ በቃ ኬክ በጣም የምወድ በጣም

ይሄ አልገባኝም። የቀረ ምግብ ስትለኝ የት? ማለት ኢቡ የተረፈ ለማለት ነው። የተረፈ አዎ ምግብ አይደፋም ነው። በእኛ እንትን። እንግዲህ ያው ኑሮውን ምግባ እኔ ይደፋል አልልም።

አዎ ያው አሁን ያው ትራንስፈር አደርጋለሁ ሞባይል ባንኪንግ እጠቀማለሁ። ስልኬ አሁን ገንዘብ እልካለሁ። ያው ገንዘብ የለኝም እንጂ ካለኝ እልካለሁ። መላክ እችላለሁ። እና አሁን የለኝም ባይሆን እንጂ

እኔ የምወደው እስፖርት ያው ጂምናስቲክ እስፖርት እንቅስቃሴ በጣም እኔ ይመቸኛል በጣም ደስ ነው ሚለኝ። ሁሌም በቃ ደስ ሚለኝ ስፖርት ያው። ሁሌም እንቅስቃሴ ስለማደርግ ስፖርት ጠዋት ጠዋት። ያው እንቅስቃሴ ስለማደርግ በቃ። ጅምናስቲክ እኔ ደስ ይለኛል ይመቸኛል ብቻ። ለኔ ያው

ኖ ኖ ኖ ኖ መናገር አልችልም እኔ በአድባባይ ያው ማለት አንደኛ ያው ህፃን ነኝ። ማለት ያው እዛን ስላ ያው ሃያ ሃያ ሰባት አመቴ ነው ግን ያው ብቻ። መናገር አልችልም ከመስራት እንግዲህ መናገር ያው ብዙም አይደለም መናገር ላይ። ብዙም አይደለም እያ እያልኩኝ ምክንያቱም ተሰለ

ያው እኔ በልጅነቴ መኖሪያ ገጠር ነው። እና ቆጥ ላይ ነው የምናድረውና አልጋ ላይ ያው ቆጥ ላይ ይሰራል በታች ከፍቶች አሉ። ከፍት በታች አለ ጋጢስ እንደ በረት በረት ይሰራል። እቤት ውስጥ በላይ በከፍቶቹ በበላይ አልጋ ይሰራል። በዛ ላይ ነው። ያው ያደኩት

ያው ሻማ ደስ ይለኛል። ምክንያቱም ከለር ያለው ሻማ አሉ በተለይ ያው ደስ ይላሉ ሻማዎቹ እንዲሁ የሆነ ለይታ እራሱ የሆነ የሚስብ ነገር አላቸው ብቻ እንድሁ ስታያቸው ሻማዎች ደስ ይላሉ። የሆነ ደስ የሚል ውበት አለው። ብቻ እኔ እንድህ እንትን ስላቸው ደስ ይለኛል እኔ። ሸማው

ኦ ልብስ በእጄ ነው የማጣው ሁሌም በእጄ ነው የማጣው ልብስ ሁሌም ይቅርታ ሁሌም ልብሴን በእጄ ነው የማጥበው። ምክንያቱም ያለንበት ገጠር ነዋ ከተማ አይደለም ያለንበት ማለት ላውንደሪ። ያው ስራ ቦታ ለላውንደሪ ግን አብዛኛው ብዙ ጊዜ አናጥብም በእጃችን ነው ብዙ ጊዜ የምናጥበው። በእጅ ነው የምናጥበው ብዙ ጊዜ ልብሳችን በእጅ ነው

ያው ጾምማ የግድያ ክርስቲያን ልጅ ስለሆንኩ ያው ጾምማ እጾማለው ያው ጾም ላይ የግድ ነው። ምክንያቱም አርባ ጾም አለ ስለታ አለ ብቻ ያው ጾም። እንትኖችን ያው ኦርቶዶክስ ከሆንክ ድረስ ያው ጾምማ የግድ ነው እጾማለሁ።

ስራ በጣም አሪፍ ነው። አትክልት በጣም ያው ለ ለሰው ልጅ ወሳኝ ነገር የሚባሉት አትክልት እንትን ናቸው። እና እነሱ ስራ ያው በጣም እንትን እላለሁ እወዳቸዋለሁ ያው ደስ ይለኛል። ጊዜ

ያው የሽያጭ ግቦች የለኝም ማለት ያው ዶሮ እያረባሁ ምናልባት እንቁላል ትንሽ እንትን እላለው። ያው አንዳንዴ እኔ ተንትና ነገር እጠቀማለሁ ተወሰነ ለገበያ እንቁላሎችን ለገቢያ እንትን አለው። ትንሽ በከፊል እንጂ ገበያ ላይ እማወጣው እንትን የለኝም።

ያው በእግሬ እኔ ሃያ ኪሎ ሜትር ሰላሳ ኪሎ ሜትር በእግሬ እሄዳለሁ። ብዙ ጊዜ ማለት ያው ችግር የለብኝም። አንደኛ ስፖርትን እንቅስቃሴ ምናምን ስለማደርግም በእግሬ ያው መንገድ እኸዳለሁ አይደክመኝም ችግር የለብኝም እኔ በእግሬ በእግሬ ብዙ መንገድ የመሄድ አቅም አለኝ።

ያው ቅሬታዎችን እንዴት ታሰናግዳለህ ላልከኝ? ያው ይግድ የሆነ ነገር ጠግኝለት ያው ያን ጥገና አጋጣሚ ሳያልደርስለት ሲል ያው ከስተመር ሊበሳጭ ይችላል። ግን ያው ምክንያቱም እሱ ሲበሳጭ አንተ መበሳጨት የለም ባያግባው መያዝ አለብህ ከስተምር እንግዳ ክቡር ነው ይባላል

አዎ ያው ስራ አድካሚ ነው። ምክንያቱም እሚጠገኑ ስራዎች ያው ቶሎ መድረስ ያስቸኳይ ያው ቶሎ ተጠግነው ቶሎ ወደ ስራ መዋልም ስላለባቸው አንደኛው እንትን ሲል አንደኛው ያው ብቻ አድካሚ ነው። ምክንያቱም የማያደክም ስራ አለ እንዴ

ያው የዛኔ የአየር ሁኔታው አሪፍ ነው ማለት ያው ፀሀያማ ስለሆነ በጣም አሪፍ ነው ጠዋት ጠዋት ብርድ አለ። ጠዋት ጠዋት ብርድ አለ ያው። ቀን ግን ፀሀይ ነው አሪፍ ነው እና ትንሽ ማታ ደሞ ያው ቅዝቃዜ አለ። ያው አየሩ አሪፍ ነው አሁን። በጋ ወቅት ስለሆነ አሁን አሪፍ ላይ ነው ያሁኑ ደስ ይላል። ሚያምር ነው።

እኔ አልገባኝም እንግዲህ ማቅረቢያ አይቻልም የቤቱም ከሆነ ማቅረቢያ ማድረግ አይቻልም። ምክንያቱም ቦታው ተሰርቷል አንድዬ። እና ያው ማቅረቢያ ማድረግ አይቻልም። ምክንያቱም ያለንበት ገጠር ነው። እንዴት ብሎ ማድረግ አይቻልም

የትውልድ ቦታዬ ያው ትንሽ ጠባብ ያው ደባርቅ ይባላል ያው ትንሽ አንድ ሰው ይቻላል ያው ስራ ቦታ ትንሽ ራቅ ቢልም ከተማው ግን ያው ደባርቅ ይባላል የትወልድ ቦታዬ ማለት ያደኩበት ነው። እንጂ ትውልድ ቦታዬ ገጠር ነው። ከተማ የለውም ቀበሌ ነው ከተማ የለም ከተማ አይታወቅም እንዴ።

አዎ። ጥሩ ጥሩ መምህራኖች አሉ ወርቅ የሆኑ አሁን ምሳሌ መምህር እንዳለ በጣም ፈታ ያለ ሰው ነው። ማለት ደግሞ ሲያስተምር በቃ ለተማሪዎች በምሳሌ ነው የሚያስረዳው እና። እሱ በቃ ደስ የሚለኝ።

ስራ ቦታው አሁን ደህንነቱ የተጠበቀ ነው ቆነጆ ነው አሁን የስራው ቦታ ጤንነቱ ያው አሪፍ ነው። አሁን ለይያው ትንሽ የተመለሰ ይመስላል ትንሽ አሁን አሪፍ ላይ ነው ያለው። ያው ይመስለኛል አሁን እንግዲህ ያው እየተስተካከለ አሪፍ ላይ ነው ብዬ ነው የማስበው። ጥሩ ላይ ነው ያለው አሁን ላይ

እሄ ልብስ ያው ሰማያዊ ልብስ ደስ ይለኛል ያው አረጓዴ ሰማያዊ በተለይ ሰማዊ ደስ ይለኛል። ሁለተኛ ደግሞ ነጭ ነጭ የባህል ልብስ አለ ብዬ አዎ ባህል። ብቻ ነጭ ደግሞ አሪፍ ነው ቆኜ ደስ ይለኛል። እኔ ባል በዓልን በተመለከተ ነጭ ልብስ ስለብስ ያው ጥሩ

አዎ የልብሶቼ በሰአት እራት መስራት የመውጫ ልብስ አሉ ብዬ በመውጫ ሰዓት የምለብሳቸው እና የስራ በስራ ወቅት የምሰ እንትን የምለው እንትን ላይ ለያይቼ ነው የማስቀምጠው እና በስረአት ነው የማስቀምጣቸው። እረፍት እረፍት ስሆን የምለብሳቸው ልብሶች አሉ። የበአል የበአል ሰዓት የምለብሳቸው ልብሶች አሉ እነሱም በስርዓት አስቀምጬ

አዎ ያው የስራ ልብስ እኔ እለብሳለሁ የስራ ልብስ አለኝ። ምክንያቱም ያው ጥገና ስራ ልብስ አለው ራሱን የቻለ ቱታ ነው። ምክንያቱም ያው በባል ጊዜ የምትለው የምትለብሰው ድርጅት እና ስራ አምስት ስራ የምትለብሰው ድርጅት ይለያያል። እና ያው ለይቺ ነው የምትስቀምጠው የስራ ልብስ እና የባህል ልብሶች። እና

ገባኝ አትክልት ስራ አትክልት ታለማለህ ለማለት ከሆነ አትክልት አዎ በበጋ ላይ ያውም በውሃ ዝናብ ስለሌለ መስኖ ምናምን አድርጌ እጠቀማለሁ። ያው እንደዚህ ቆስጣ ጥቅል ጎመን ነው። ብዙ ያው እዛ አንዳንድ ነገሮችን እጠቀማለሁ።

ያው የዛሬ የአየር ሁኔታው ሀሪፍ ነው። ምክንያቱም ያው ጠዋት ነው ትንሽ ቅዝቃዜ አለ ቀን ላይ አሪፍ ነው ማታ ደግሞ ትንሽ ቅዝቃዜ አለ ያ ጠዋትና ማታ ቅዝቃዜ አለ እንጂ ቢያወጣሪ አየር ሁኔታ አሪፍ ነው በጣም የሚመች ነው። አሪፍ ላይ ነው አሪፍ ነው አየሩን የተወጣው ያው የተመቸ ነው። ደስ የሚል ለሰው ልጅ ተስማሚ ነው።

ነው ያው ሙዚየምእማ በጣም ደስ እሚል ነው። ሙዚየም ቅርጽ መጎኘት ማየት በጣም እምወደው ደስ ይለኛል ሙዚየም ያው እንደዚህ። ድሮ እንደዚህ እንትን ቅርሳ ቅርሶች ምናምን ማለት በጣም ደስ ይለኛል ያው። ደስ ይለኛል ብቻ።

ሽማግሌዎች እማ በጣም እንዴ አባትና እና ሽማግሌ እኮ ፈጣሪ ማለት ነው ያው ሽማግሌን አከበርክ ማለት ፈጣሪን አከበርክ ማለት ነው። ሽማግሌ ለሀገር ጸሎት ናቸው። ሽማግሌን እማ ማክበር የግድ ነው። ሽማግሌዎችን ያው ፈጣሪ ማክበር ማለት ነው ሽማግሌን ካከበርክ

ልደት እኛ ተከብሮ አይተን ማለት ያው አሁን አሁን ነው ከተማው እንትን ስንል እንጂ ከተማ የለም ልደት ተከብረህ ማለት የገጠር ስለሆነ ልደት አይታወቅም ማለት ይቻላል። እሱማ የልደት አክብሬ አላውቅም አክብሬ አላውቅም አሁን እኔ ልደቴን አክብሬ አላውቅም ምክንያቱም ገጠር ነው አያደኩት። እና ልደቴን አክብሬ አላውቅም

ኦ ባዶ እግር መራመር እንደ የገበሬ ልጅ ነይ ባዶ እግሬ እኔ ያደኩም ባዶ እግሬ ነው ምንም አሁን እንትን ልብስ ጫማ ያደኩት በባዶ እግሬ ነው። እና ባዶ እግሬ መራመድ አያቅተኝም። ምክንያቱም የገበሬ ልጅ ነይ ያ ገበሬ እና እንትን ነው ያደኩት እና ችግር የለብኝም በባዶ እግሬ ራሱ አውቃለሁ ተራምጄ

ኧረ እንዴ ምን አይነት ጥያቄ ነው? እኔ ጠዋትም ወይ ማታም ይሁን ሰው ነው ይሁን ጠዋትም ማታ ሰው ነኝ ማታም ሰው ነኝ። ምንም ጥያቄ አይገባም። ሁሌም ሰው ነኝ። ጠዋትም ቀንም ማታም ሁሌም ሰው ነኝ። እኔ

ያው እኔ የምወደው ቁጥር ሃያ አንድ ነው። ሃያ አንድ ነው የምወደው እና። በቃ ሃያ አንድ እምወደው እመቤታችን በሃያ አንድ ነው የምትውለውና በቃ ያው እናት እመቤታችን ያው እናቴን በማስታወስ ነው። እና ያው እመቤታችን ሃያ አንድ ቁጥር በጣም የምወደው ምክንያቱም በሃያ አንድ እመቤታችን ስለምትውል። ማርያምን የክርስቲያን ልጅ ስሆንኩ

ኦ በሚገባ ያአካል እንቅስቃሴ አደርጋለሁ አወ አካል ብቃት እንቅስቃሴ አደርጋለሁ። በተለይ ጥዋት ጥዋት ሁሌም በቃ የአካል እንቅስቃሴ በቃ ሁሌም እንቅስቃሴ አደርጋለሁ። ምክንያቱም ለጤንነትም ለሁሉም ነገር ወሳኝ ነው። የአካል እንቅስቃሴ በጣም አሪፍ ነው።

ከስራ ሰዓት በኋላ እንኳን አልሰራም። ምክንያቱም ከስራ ሰዓት በኋላ አልሰራም ምክንያቱም እረፍት ነው የማደርገው። እና ያው ቁጭ ብዬ እንዲ ምናልባት መፅሃፍ ምናምን አነባለሁ። እንጂ አልሰራም እረፍት ነው ማደርገው። ብዙ ጊዜ ምክንያቱም ደክሞኝ ወዬ ያው እረፍት ነው ምፈልገው እና እረፍት አደርጋለሁ። በትርፍ ሰዓት ያው መፅሃፍ ምናምን ነው

ያው ማታ ብዙ ጊዜ የምመገበው ሁለት ሰዓት ላይ ነው ብዙ ጊዜ በቃ እራት ሁለት ሰዓት አካባቢ። እስከ ሶስት ባለው ግን ብዙ ጊዜ ሁለት ሰዓት ነው የምመገበው እና ሁለት ሰዓት እራት እበላለሁ ከዛ በኋላ በቃ እተኛለሁ። ሁለት ሰዓት ነው ብዙ ጊዜ ራት የምበላው ሁለት ሰዓት ላይ ነው

የሽያጭ ግቦች የሉኝም ምክንያቱም ያ ምንም ያለኝም ግን ዶሮ አይደለም እንቁላል ያው ትንሽ እንትን እላለሁ አንዳንዴ እንቁላል ትንሾች አሉ አረጋችሁ እንቁላሎች። እንቁላል የተወሰነ ትንሽ እንትን እላለሁ። እንጂ ሌላ ምንም ያሽ ግብ። ግብ የለኝም።

አዎ። ማብሰል በጣም እችላለሁ እችላለሁ ደግሞም ደስ ይለኛል ኩክ ማድረግ። አብስሎ መመገብ መብላት ምናምን ደስ ይለኛል ያው የምትፈልገውን ነገር አዘጋጅተህ እንደዚህ ምናምን ኩክ አድርገህ ሰርተህ። አዎ ስለ

እኔ ያው ጥላ ወይስ ፀሀይ ትመርጣለህ? እኔ ጥላ ነው የምመርጠው። ምክንያቱም ያው ብዙ ጊዜ እንደዚህ መጽሐፎችን በምታነብበት ሰዓትም ቢሆን ጥላ ነው። ምክንያቱም ፀሀይ ያው ትንሽ አይን ሊጎዳ ይችል ስለሚችል ፀሀይ ስለሚያብረቅርቅ አይመከርም። ፀሀፊ ፀሀይ ላይ አይመከርም እና ጥላ ነው ደስ የሚለኝ። ስራም ሰራም ሳነብም ደስ የሚለኝ ጥላ አለ ጥላ

እኔ አሁን ቀትር ላይ እንጀራ ነው ብዙ ጊዜ የማበላው እንጀራ ነው። በቃ ቅርሳማ አሁን እንጀራ ነው ሁሌ የምመገበው ሰዓት ላይ ቀትር ላይ በቃ እንጀራ ነው የምመገበው። እና በጣም ነው የምወደው።

አዎ ያው መብረቅ ትንሽ ያስፈራል መብረቅ ሲነጉድ በጣም ነው። በክረምት ቦት ወቅት ላይ በጣም መብራት በጣም ያስፈራል። ንጎዳው ሲነጉድ መፈላጠም ሲፈልቅ በቃ አስፈራለሁ ያስደነግጣል። በጣም ትንሽ ከበድ ይላል ያው ክረምት ወቅት

ያው ከደንበኞች ጋር እገናኛለሁ። ምክኒያቱም ያው የተወሰነ እቃ ተጋትረው ሲሄዱ ያን ሰርቼ እቆያቸዋለሁ። እና ያንሰርቼ ጨርሼ ስሰጣቸው ሌላ ደግሞ የሚጠገን ይዘው ስለሚመጡ ብዙ ጊዜ። ያው ሁሌ እንገናኛለን። ሲመጡ በቃ ይዞ ይመጣሉ ግን ጠገኝ ጠግኘ እልካቸዋለሁ

ኦ አስተያየት መቀበል የግድ ይላል። አጋጣሚ የሆነ እኔ የታየ እኔ ያልታየ እሱ የታየው ሊኖረው ይችላል ደንበኛ አጋጣሚ የጠገንኩለት እቃ። ያው የሆነ ነገር እንትን ሊያጋጥመው ሊያጋጥመው ስለሚችል ይሄ ይሄ። አላለም አስተያየት ሲነግርህ የደ አስተያየት ለኔ ትምህርት ቤት እንደማለት ነው። እምቆጥረው

አልገባኝም ያው ብቻ ፀሀይ እንዳይመታ ከሆነ ያው ጥላሻ ላይ እንደዚህ ሆኜ እምሰራ ምናምን እንጃ ብቻ ትንሽ ግን አወዛጋ አወዛግቦኛል እንግዲህ ትጠበቃለህ ከፀሀይ እንዴት ትጠበቃለህ ምንም ያው ጥላሻ ላይ እንደዚህ ቤት ውስጥ ምናምን እንደዚህ በረንዳ ምናምን ተጠግቼ ፀሀይን ላሳልፈው እችላለሁ።

ያው እኔ ብዙ ጊዜ መተግበርያ የምጠቀመው በየትኛውም መተግበርያ መልእክት ትልካለህ። ያው እኔ ብዙ ጊዜ የምጠቀመው በቴሌግራም በዋትሳፕ በእሞ በእነዚህ መጠቀሚያ ነው ሁሌም የማዘወትረው በዚህ ነው። በቃ። ከስተመሮች ጋርም እንደዚህ ነው በዚህ በዚህ ነው በቃ እንትን ምላው ሚጠቀመው እነዚህን እንትኖች አፖች እጠቀማቸዋል።

ኧረ እኔ አልገባኝም በድን በድን ቋንቋ ታምናለህ? እኔንጃ። በምን ቋንቋ በምን ቋንቋ ታምናለህ ልትል አይ። እኔ እማውቀው እንግዲህ አንድ አማርኛ ብቻ ነው። እንግዲህ እንጃ በድን ቋንቋ እሚል ነው። እንግዲህ አላውቅም። የትንሽ አወዛግቦኛል። ያው እንግዲህ ይቅርታ እላለሁ።

ወደ ስራ ኖት ኖት ትሄዳለህ ወደ ስራ እንዴት ትሄዳለህ? ለማለት ከሆነ። ያው እኔ ጠዋት ተነስቼ ያው ቁርስ ምናምንም በልቼ። ከዛ ትራንስፖርት ካለ በትራንስፖርት አለያ በእግሬ ያው። ብዙ ጊዜ ትራንስፖርት ትንሽ እጥረት ስላለ ያው እግሬ ነው። ብዙ ጊዜ ወደ ስራ እንትን የምለውና እሄዳለሁ። አዎ

አይ ይቅርታ ዜና በመስመር ላይ ታነባለህ እኔ ዜና በመስመር ላይ አላነብም። ምክንያቱም ያው መስመር ላይ መንገድ ማለት ያለ አይደለም ተሽከርካሪ አለ። ብዙ ነገር አለ ትጋጫለህ እና መንገድ ላይ እንደዚህ እንትን ሶሻል ሚድያ ብዙም አላይ። መንገድ እየሄድኩ ምናምን አልከታተልም

አይ እኔ የህዝብ ማመላለሻ አልጠቀም ማለት የህዝብ አመለለሽ ትጠቀማለህ? የህዝብ ማመላለሻ ማለት የተሽከርካሪ እሱን አልተቀምም። ትጠቀማለህ ነው የሚለው እኔ ተሽከርካሪ ያለው ሹፌር አይደለሁም ግን። በህዝብ መኪና አብሬ እኔ እጠቀማለሁ በህዝብ መኪና

አዎ በቡድን መስራት ትወዳለህ? እንዴ በቡድን መስራት በጣም ነው ደስ የሚለው። ምክንያቱም አንዳንዴ እየተረዳዳህ መስራት ራሱ ትልቅ ትልቅ ጠቃሚነት አለው። ምክንያቱም እኔ ሳይገባኝ እሱ ያነኛው የገባው ነገር ሊኖር ስለሚ እየተረዳዳህ መስራት በጣም ደስ የሚለው ውጤታማም ያደርጋል። እና በጣም አሪፍ

ያው እኔ የምወደው ሽታ አይነት የሽታ የምትወደው ሽታ ምንድነው? እና እኔ ያው ብርቱኳናማ ደስ ይለኛል ብቻ። ብርቱ ኳናማ የሆነ ሽታ ሲሸተኝ ደስ ይለኛል። እና ደግሞ ያ ምናምን እንደዚህ አበባዎች። የእጃ ምናምን ተፈጥሮአዊ ነው እንደዚህ

ያው ለብዙም አልቆየሁም እንጂ እኔ ወደ ባህር ዳር ወደ አዲስ አበባ ወደ ሀዋሳ ወደ መቀሌ ወደ ተጉዥ አውቃለሁ። እና ጎርጎራ ሂጀ ያው ለጎብኝት እንዳአምትቀን ደርሼ ተመልሻለሁ

ያው የስራዬ ቦታ የስራ ቦታ? እንዴት ነው በጣም አሪፍ ነው። እና በጣም ነው ደስ ብሎኝ ተመችቶኝ ነው የምሰራው። እና በጣም ደስ የሚል ነው የስራ ቦታ በቃ። ምን እንደምል አላውቅም ብቻ ደስ ይላል። የተመችቶኝ ነው እየሰራሁት ያለሁት በፍቅር ነው እየሰራሁት ያለሁት

አዎ ያው ማህበራዊ ሚዲያ። ማለት ያው አንዳንዴ ትንሽ ማለት ማህበራዊ ሚዲያ ህብረተሰቡዎች ጋር ህብረተሰቡ ያለውን ግንኙነት ከሆነ አዎ ሰው ጋርማ ግድ እጠቀማለሁ እጠቀማለሁ። ምክንያቱም በደንብ ምክንያቱም ያው ሰዎች ጋር እንደዚህ የሚለውን የሚዘው የተበላሸውን ነገር ያው እንደዚህ በዛ በዛ እንገናኛለን። እና ጠቀመዋል

ያው እሳት ለማንደድ የምጠቀመው። አንደኛ ያው እንግዲህ አፍን ከንፈር ነው ምላሴ ያው እፍ ብለህ ታነዳለህ። እና ሁለተኛ ደግሞ የሆነ ሸንበቆ ክፍት ውስጥ ክፍት የሆነ ሸንበቆ ነገር ትጠቀማለህ። እሳት ለማንደድ። ሶስተኛ ማርገብገቢያ ነገር እነዚህ የምታርገበግበት ጓንቴራ ነገር ጎን ፕላስቲክ ነገር ታርገበግባለህ። እሳት ለማንደድ በብዙ ነገር ማንደድ ትችላለህ

አዎ ጎረቤቶቼ ጋር የግድ ነው ጎረቤቶቼ ጋር ጥሩ ግንኙነት አለህ? አዎ ጎረቤት ቤት ዘጠኝ ናት አስር አይሞላም ይባላል። አጋጣሚ እኔ የሆነ እቃ መስራት ፈልጌ አጥር እንኳ ማጠር ብፈልግ። መጋዝ መርቴሎ ላይኖር ይችላል ከዛኛው ተውሼ እኔ መርቴሎ ቢኖር እሱ መጋዝ። እንደዛ ተዋውስና ያው ጎረቤት ያው ብቻ ጎረቤት ስመሳሰል አብሮ ቡና መጠጣት አለ። ጎረቤት ጋር ዋ በደንብ

"ያው የመንገድ ስም ታውቃለህ?" ይላል፣ ያው ማለት ስትሬት ቀጥ ያለ መንገድ አለ። መንገድ ቀጥ ያለና እንደዚህ ኮርባ ማለት ጠምዘዝ ያለ እንደዚህ ኮርባ ማለት ነው እንደ ኮርባ ጠምዘዝ ያለ በቃ እንዲ ወጣ ገባ መንገድ አለ። መንገዱ ስትሬት ማይ አለ ወጣ ገባ ስኮብራም አለ እንደዚህ ብቻ መንገድ እንትን እንግዲህ ያው ብቻ ትንሽ አልተረዳሁም ግንዛ

ያው በበላችሁ ሰርግ እንዴት ይከናወናል? ያው በባህላችን ዳስ ይጣላል ይጣላል ቤተሰብ ይጠራሉ። ይመጣሉ ድንቅ ከፍት ይታረዳል ወጥ ይሰራል በቃ በመስሪያ ሆኖ ምግብ ይሰራሉ። በቃ ምግብ ይበላሉ። በቃ ብቻ ደስ የሚል እንትን ነው ያለው

ያው ቅሬታዎችን እንዴት ታስተናግዳለህ ይላል? ቅሬታዎችን የማስተናግደው ቅሬታ ሲመጣ ማለት ያው ተቀምምክንያቱም ቅሬታ ማለት እኔ እንዳስተካክል የሆነ ነገር ከስተመር ቅር ያለው። ከሆነ እንዳስተካክል እንዳረምነው ይነግረኛል። እና እንዳስተካክል እንትን ያው ነው ትነሽ። ብዬ መስማት አለብኝ ማዳመጥ

አንዳንድ የምታውቀውን አንድ ምሳሌ ንገረን ምናምን። ምሳሌ እኔ የማውቀው ማለት ብዙ። ምሳሌያዊ አነጋገሮች አሉና ሸዋ ባላም ሸዋ ባላመጠ በአመቱ ይወጣል። የሚባል አባባሎች አሉ ያው ብቻ አንድአንድ ደስ የሚሉ ቀልዶች ያው ሰዓትና ደቂቃው አጭር ስለሆነ ነው።

ዋው ዋው የምታስተውሰው ልዩ በዓል አለ። በተለይ መስከረም ቁጣጣሽ በቃ የዛኔ የበአል ሁሌም ይታየኛል። በቃ አበባዎቹ በዛ በቃ ፍንት ብለው አብበው። ምናምን በቃ ሁሉ ነገር አዲስ ነገር በቃ ደስ ይላል። በቃ መስከረም በዓል ላይ ደስ ይለኛል

እኔ ያው ቤት ምን የቤት እቃዎች ትጠቀማለህ ነው የሚለው? የቤት እቃ የምጠቀመው አልጋ አለኝ ወንበር አለኝ ከዛ የብርጭቆ ማስቀመጫዎች መደርደሪያዎች አለኝ። በቃ ዘይት ጄሪካ አለ። የውሃ መቅጃ በቃ

ያው ምትወደው ቀለም ምንድነው? እኔ የምወደው ቀለም አረንጓዴ ሰማያዊ በጣም ምወደው በጣም እነዚህን ቀለሞች በጣም ነው ምወዳቸው። ቀለሞች እነዚህ በጣም እወዳቸዋለሁ አረንጓዴ በተለይ በቃ ደስ ይላል። ደስ ይላል አረንጓዴ ነገር በቃ በተለይ መስከረም ወር በቃ።

መስጠት ትወዳለህ እንዴ ያው በጣም ደስ ነው የሙለኝ ስጦታ ስሰጥ ትለይ። አባቶቻችን የሆነ በዓል ልብስ ወይም ደግሞ በባል በግ እንደዚህ ምናምን ስጦታ ስሰጣቸው በቃ ደስ ይላል ነው። ምርቃው ምናምን በጣም ያስደስታል።

አዎ ውሳኔ መስጠት ትችላለህ? ውሳኔ አዎ ያው ምክንያቱም አንዳንዴ ውሳኔ የማትሰጥበት እንትን ሊኖር ይችላል ያው የሚሰራ እቃ የማይሰራውን ነገር በቃ አይሰራም ብዬ ወስኜ የምጥለው እቃ አለ። ወስኜ በቃ ደግሜም እማላነሳሳው ኦረዲ በቃ ተጠግኖ የማይደንቅ

አዎ ሃይማኖታዊ ግብር ታከብራለህ አዎ አከብራለሁ። በተለይ ሰንበት በቃ ሰንበት እረፍት እሁድ እረፍት በዓል ነው። በቃ እረፍት ሰዓት ነው። በቃ እሱ ቤተክርስቲያን ጠዋት ትሄዳለህ? ቤተክርስቲያን መልስ በቃ። ቁጭ ብለህ ሰዎች ጋር ትጫወታለህ ታወራለህ ትዝናናለህ።

ምን አይነት የሙቀት መጠን ትመርጣለህ ይላል? አዎ እኔ የምመርጠው የምመርጠው የሙቀት መጠን ቀዝቃዛም ያልሆነ ሙቀትም ያልሆነ መካከለኛ በቃ የሆነ ቆላም ቆላ አደጋማ ቆል ቆላ ደጋማ የሚሆን አየር ነው። እንትን ያለው ሙቀትም ያልሆነ ቀዝቃዛም ያልሆነ መካከለኛ በቃ ሚዲየም የሆነ እንትን ላይ ደስ እመርጣለሁ። እኔ

ምን ያህል ጊዜ ወደ ግብያ ትሄዳለህ ይላል? እኔ ምሄደው ወደ ግብያ በሳምንት አንዴ ነው። በሳምንት አንዴ ገቢያ እሄዳለው። በሳምንት አንዴ ገበያ ሂጂ ገበያ አድርጌ ምናምን እመለሳለው። በሳምንት አንዴ ነው ገቢያ የምሄደው። በሳምንት አንዴ ነው ገበያ የምናደርገው

ገመድ መጠቀም ታውቃለህ እንዴ? ምን አይነት ጥያቄ የ ገበሬ ልጅ እኮ ነኝ። ገመድ አንደኛ ለሰብል መከወኛ ለሸክም ለህል ማሰሪያውን እንጠቀምበታለን። ሁለተኛ ክፍት ማሰሪያ ምናምን እንጠቀምበታለን ገመድ ለ ብዙ ነገር እንጠቀምበታለን ገመድ እና የአበቱን

በመስመር ላይ ቪዲዮ ትመለከታለህ? ይላል በመስመር ላይ ቪዲዮ አልመለከትም እኔ። ምክንያቱም በመስመር ላይ የሄድኩት ቪዲዮ ስመለከት። ተሽከርካሪ አለ ብዙ ነገር አለ ትገጫለህ። እና እኔ ቁጭ ስል ነው ቪዲዮ የምመለከተው። የምመለከተው እንጂ ተላልም። እየሄድኩኝ ቪዲዮ አልመ

አዎ ያው ባህላዊ ልብስ ትለብሳለህ ይላል? አዎ እለብሳለሁ ባህላዊ ልብሶች እለብሳለሁ እንደዚህ ነጭ ልብሶች አሉ። እንደዚህ ባህላዊ ያው አጭር ቁምጣ ምናምን ባህላዊ ልብስ አለ ባህላዊ። ማለት ያው እንደዚህ በባዕል ጊዜ ምናምን እንደዚህ የምንጠቀምባቸው

ማንቂያ ሰዓት ትጠቀማለህ? ይላል አዎ እጠቀማለሁ አስራ ሁለት ሰዓት እንዳይረፍድ አስራ ሁለት ሰዓት ላይ አላርም እቆጥራለሁ። እና አላርም ያው ከሰቅሰኛ ላይ ሰዓት ካለፈ ያው ለስራ ስለሚረፍድብኝ። አስራ ሁለት ሰዓት ቀደም ነው ብዬ መነሳት የግድ ለስራ እንድደርስ